አዎ። በባዶ እግር መራመድ አውቃለሁ ግን ብዙ ጊዜ ያው በልጅነታችን ነው። ግን ያው ከተወሰነ ጊዜ በኋላ ደግሞ ባለን እውቀት መሰረት። በባዶ እግር መራመድ ለጤና ጥሩ ነው ሲባል ስለምሰማ አንዳንዴ በባዶ እግር እራመዳለሁ። እና አውቃለሁ።

አዎ የድምጽ መልእክት አላላካለሁ። አዎ ብዙን ጊዜ ያው ለ ስራ በበዛበት ሰዓት ላይ የስራ ሰዓትላይ- ነገሮችን ለማሳለጥ ሲባል ወይም መረጃ እንዲደርስ ቶሎ የድምጽ መልእክት እልካለሁ። ስለዚህ ያው እላላካለሁ።

ከመረጥ የምወደው ያው መጀመሪያ ውሃ ነው ከዛ ውጪ የምወደው እኔ ድራፍት ነገር በጣም ይመቸኛል በቃ ሌላ ብዙም እንትን አይደለም የመጠጥ አድናቂ አይደለሁም እና ደበቀ ድራፍት ድራፕት ይመቸኛል።

ቡና ያው በማሽን አዎ ቡና በማሸን መፍጨት አውቃለሁ በጣም ቀላል የሆነ ስራ ነው። ምክንያቱም ያው ቡና የዕለታዊ ከኢትዮጵያ ልጅ የዕለታዊ መጠጥ ውስጥ አንዱ ስለሆነ። እሱን ማወቅ ቀላል ነው የሚሆነው። ስለዚህ አዎ። ቡና መፍጨት አውቃለሁ።

ከእንስሶች ሁሉ የምወደው ያው ውሻ ነው። ውሻ ለምን እወዳለሁ። ከእንስሶች ሁሉ የተለየ ለሰው ልጅ የተለየ አቅርቦት ያለው ታማኝ። የታማኝነት መገለጫ ስለሆነ ከእንስሶች ሁሉ የበ በተለየ ሁኔታ የምወደው ውሻ ነው።